መዝገቦችን ታስቀምጣለህ? መዝገቦችን ታስቀምጣለህ? መዝገቦችን አስቀምጣለሁ። ምክንያቱም መዝገቦችን ማስቀምጥበት ምክንያት አንድ ስራ ተጠያቂነት ለመዳን በዋናነት ለመዳንነት ለሚቀጥለው ስራ ደግሞ ምንድነው ግብአት ነው። ምንድነው እንደግብዓት ማለት ነው። ምንድነው ጠንካራ ጎን የነበሩ ምን ደካማ ጎን የሚሉትን እነዛ ስራዎችን ምን ለማድረግ ነው የሚያገለግለው ለመገምገም ነው የሚያገለግለኝ ማለት ነው። ምን አገለገለኝ ማለት ነው በቃ ስራዎች የምናሉ ስራዎች ከዛ በኋላ በቃ ነገሮች ሁላ አዲስ አልሆንም ማለት ነው። ነገሮች አዲስ አልሆንም ማለት እዛ በኋላ በቀላሉ እችላለሁ።

ከደበኞች ጋር ትገናኛለህ ከደበኞች ጋር እገናኛለሁ እመገናኘት ምክንያት በሁለት አላማዎች ነው ከእኔ ጋ አንድ የሰጠዋቸው ምርት ምን ላይ ደረሰ? ሁለት ምንድን ላቅርብላችሁ ወደፊት። እነዝህን አስበሀኸዋል የሰጠው የሰጠን ምርት እኮ አሪፍ ነበር ጥሩ ነበር ካሉኝ አስቀጥሏለሁ ማለት ነው። የተሰጠህ ምርት እኮ ዋጋ አስወድህ ምርት እማያምር ምናምን ካሉ ዋጋ እቀንሳለሁ ምርቴንም ለማሻሻል እፈልጋለሁ። ማለት ነው

እንደገና ጥቅም ላይ ማዋልት ትወዳለህ? አዎ። የሆነ ነገር ካለ ያን ነገር መልሶ ጥቅም ማወል እወዳለሁ። የምወድበው ምክንያት ዋና አላማው አንደኛ ወጪን ለመቀነስ ነው። ሁለተኛ ደግሞ በዛ አንድ እቃ ለ ደጋግሞ ስርተው ያን ነገር ያን ነገር ጠግኖ ወደ ስራ ለማስገባት ደግሞ እወዳለሁ ማለት ነው። ያ ሰራ ደግሞ ይብልጥ ሊሰራ ይችላል፣ የበለጠ ሰራ ማለት ደግሞ በቃ ገቢን ይጨምራል ማለት ነው። ገቢን ለመጨመር ነው የምትጠቀምበት።

ሽማግሌዎችን እንዴት ታከብራለህ? ሽማግሌዎችን የማከብርበት ምክንያት አንድ መንገድ እየሄድኩ እያለ እነሱን በማስቀደም። ሁለት የሆነ ለምሳሌ የሆነ ቦታ ላይ የሆነ ቦታ የሆነ እነሱ ሁለቶች እኛ ሰው ያገኘኸው ተካሄድ እኔ ምቀድም ከሆነ እነሱን በማስቀደም ከእኔ ይልቅ እነሱ ይቅድሙ ከእኔ ይልቅ እነሱ ይፍጠኑ። በማለት ሽማግሌዎችን አከብራለሁ ማለት ነው። ማከብርበት ምክንያት በነዝህ ምክንያትነው።

ስልጠና ትወስዳለህ ስልጠና እወስዳለሁ ስልጠና የምወስድበት ምክንያት የአንድን ስራ ብቁ እና ባለሙያ መሆን። በቃ ያንወደድሁ ማለት ደግሞ በዛ ስራ የተሻለ መስራት እንደዛ ስራ ሆኖ መገኘት ስለምፈልግ ማለት ነው። ስልጠናየምወድበት ምክንያት። ትወስዳለህ የምወስድበት ምክንያት? እና ስልጠና ወሰድኩ ማለት በቃ ራስክም ታድጋለህ ታስተካክላለህ ራስክም ታድሳለህ። ራስክን ታድሳለህ ሲባል የሰው ልጅ ካልታደሰ ምንድነው? አስቸጋሪ ስለሆነ ማለት ነው። እንደዛ ነው

የስራ ግምገማ ታደርጋለህ የስራ ግምገማ አደርጋለሁ የስራ ግምገማ ምንድነው ማለት ነው። ያ አንድን ስራ እንዴት ተሰራ ምን አልሰራም። ምን ጠንካራ ጎን አለው ምን ደካማ ጎን አለው? እነዚህን እነዚህን ለማየት ነው? ምን ችግሮች ምን ጥሩ ጎኖች አሉ ጥሩ ጎኖች ካሉ ለማስቀጠል ችግሮችም ካሉ ለመቀነስ ችግር ማቆም አይቻልም ማለት ነው። እና እነዚህን ነግሮች ለማየት ስለሚጠቅም የስራ ግምገማ አካሄዳለሁ።

አስተያየት መቀበል ትወዳለህ እወዳለሁ አስተያየት ማለት ያን ሰው ጠንካራና ደካማ ጎን የሚቀበልበት ይሄ ከያን ተቀብሎ ደግሞ እሺ ሚል የሚያስተካክልበት ነው ማለት ነው። ያን አደረገ ሲባል አንድ ሰው ምን ይበላል ማለት ነው? አስተያየት ተቀበል ይበላል የሚቀበልበት ምክኒያት ይሄን ነገር ይሄን እይ እንዲህ እንዲህ ስራዎች አልተመቹኝም ምክንያቱም በዚበዚ እይታ እያያቸው አዎ ምክንያቱም አንተን በዚበዚ በሚመችህ ብቻ። እሺ ስራ ማለት ደግሞ አስተያየት ማለት ደግሞ አስተያየት መቀበል ማለት ደግሞ ከሰው ልጅ የጋራ ጥሩ ሪሌሽን ጥሩ ግንኙነት መኖር። እና ጥሩ ነገር ማድርግ ሲቻል ነው። የጥሩ ነገር ማድረግ ከተቻለ ማለት ነው። ለዛ ደግሞ ከሰው ልጅ ጋር ግንኙነታችን አሪፍ እና የተሻለ ነገር ሊሆን ይችላል ማለት ነው። መታመን ታማኝነት ይፈጥራል ማለት ነው።

ትንሽ በአካባቢህ አሉ? ትንሽ በአካባቢ አሉ፤ ትንሽ የሚኖሩ በአካባቢ ምን አካባቢ ነው ማለት ነው፣ በጣም ዉሀማ እና ሀይቅ፤ በምን አካባቢ ነው ትንኞች የሚገኙ ማለት ነው፤ ተንኞች እዚህ አካባቢ የሚገኙ ዋናነት እዚህ ሀይቁ አካባቢ ተፋሰች አይጠፉም ማለት ነው፤ ተፈሰች አሉ ማለት ደግሞ ለትንኞች ዋናኛ መራቢያ መንገድ ነው ማለት ነው፤ ዋነኛ ምላሽ መራቢያዎች ናቸው ማለት ነው፤ እነዚህ ትንኞች በዞታ ሲራቡ ዋና አላማቸው ምክንያቱም በየ ተፋሰሶች አሉ። ማለት እዛ ጋር ምን አይጠበቅብህም ዛፎች ምናምን እዛ ጋር እንትን እየተጠለሉ ፀሀይ እንዳያቱ እዛ ጋር እየዋሉ እዛ እየተራቡ በጣም ይኖራሉ ማለት ነው። እና እኔ ባለውበት ላይ አሁን ትንኝ በጣም አለው ማለት ነው። ማታ ራሱ ምንተኛው በምንድነው ማለት ነው? አጎበር አጎበር መጠቀም ነው የምናድረው የምንተኛው ማለት ነው። እንጂ አጎበር በጣም ደማችን ይወጡታል። በጣም ይጎዱናል ማለት ነው። ለምን ያጋልጣል ማለት ነው? ለወባ ለወባ ችግር በጣም እያጋለጡ ነው እያጋለጡን ይገኛሉ ማለት ነው። እና ለወባ ችግር ያጋጠሙት ለከፍተኛ ህክምና እየዳረጉን ስለሆነ አዎ ትንኝ አለ ማለት ነው። ትንኝ ደግሞ የሚባው ባንነቱን የሚታወረው በጣም ከፍተኛ የሚሆነው በጋ ወቅት ላይ ነው። ክረምት አካባቢ ይቀንሳል። ዝናቡ በራሱ አትለምያ መቼ እኮ ለነሱ ዝናቡ ስለ ሚያጠፋቸው በቃ ያን እንትን ለማለት ሲሉ ምን ይላሉ ማለት ነውዝናቡን እንትን ለማለት ሲፈልጉ በቃ ዝናቡ ስለሚያጠፋቸው በጋ ላይ ክረምት የመራባት እንትናቸው ይቀንሳል ማለት ነው በጋ ላይ መራባት በጣም ከፍተኛ ነው። በጣም ጉዳት ያደርሳሉ አሁን በጋ ላይ በጣም ነው እያጠቁን ያሉት በጋው ላይ። ይህም እንደሚታወቀው ተናዳፊ ነው፣ ያሳክካል። ሰውነትህን በጣም ያስፎክተናል ማለት ነው። ያስፎክተናል ማለት ደግሞ እንደዛ አንድ ከተፎክተ በለው በለው ጨምረው ጨምረው ስለሚል በቃ ሰውነትን ለቁሰት እና እየተደራወጠ ማስቸጋሪ ሁኔታ ጋር እኔ የምንገኝ ማለት ነው። የሚባካው እኛ ባደረገኝ እኔ በጣም አሉ ማለት ነው። እና አንዱም አንዳንዴ በጣም ከፍ ሲልና አንዳንዴ ምን ይደረጋል እነሱን ለመከላከል በጣም አልቻለም እያልን እናውቃለን ለወባ ችግር ሲዳርጉን ቀጥታ ወደ በቃ ህዝቡ በአጠቃላይ በአካባቢ ልማት ወጡ ምናምን በቃ ዛፉን እያጸዳዳን አለዛም ዛፉ አካባቢ ያሉትን ዛፉን የሚጨፈጨፍ የዛኔ ትንኞች እንዲያደርጉ የትንኞችን የመረባት አቅማቸው ምን ይዘር ይደረጋል እንዴ እያደረግን እንቀንሳለን ማለት ነው ትንሽ ትንሽ መረብ አቅማችን መንገድ እየቀነሰ ነው ያለው አሁን እና በጣም እኛ እንዳይጠቁ እያደረኩኝ ነው እንደዛ ነው እንጂ አው ትንኞች በጣም ተናዳፊ ናቸው። እንደምታውቁ በየትኛውም በተለይ ማታ ላይ ሙሉ ሰውነታችን ካልተሸፋፈን በቃ በአጋጣሚ ራሱ ዝም ብለን ተገልጠንም ሆነ የሆነ ቦታ ከተቀመጥንም ራሱ ሰው ማሰሪ በጣም የሚነድፉ ማለት ነው ሰውንታችን ካለበት ስስ ስስ ራሱ ልብሶች ራሱ አይከራከራም። በጣም ትንንሽ በጣም ሀይለኛ አስተኛ ከማይታወቅ አይተንም ትንንሽ ምንድነው ካቦርቴ የሆኑ ሰው ይነሳ ድርጊት ድርጊት ይባላል ድርጊት ከበረሉ ካልሆነ በቃ ስትደርሱች የመከላከላ ቅመጣለቅተኛ ነው እናተኝ በጣም ልናደፋ ስትገነደው ማለት ነው ለጤና የሚታወቁ።

ዳቦ ማብሰል ትችላለህ። አዎ ዳቦ ማብሰል ይችላሉ ዳቦ የሚዘጋጀው ከተወሰኑ ነገር ከመልከም ነው ማለት የሚዘጋጀው የመጀመሪያው ከ ስንዴ ሊሆን ይችላል ከስንዴ ወይም ከበቆሎ ወይም ከጤፍ ወይም ከ ዳጉሳ ነው የምናደርገው እነዚህ እነዚህ ነገሮች ዳቦ ወሳኝ በጣም ወሳኝ እና እሪፍ የሚባለው የዳቦ አይነት ምንድነው ማለት ነው? የስንዴ ነው ማለት ነው እና ከዚህ ሲዘጋጅ መጀመሪያ እንደሚታወቀው ቀጥታ እህሉን እንዴ እህሉ ቀጥታ ይዘጋጃል እህሉ ከተዘጋጀ በኋዋ ይፈጫል ከተፈጨ በኋላ ይሄ እንትን ይባላል ማለት ነው። የዳቦ ሽሆ አለ በዛ ይቦካል። ከተቦካ በኋላ ፕሪንስ ለስንት ሰዓት ያህል ይቦካል ማለት ነው። ለአስራ ስምንት ሰዓት ያህል ወይም ማክሲስ በጣም ከፍተኛ ነው። የቆየው ቢባል እስከ ሃያ ሰዓት የሚቆይ ዝቅተኛ ነው እንትን አለ የሚባል ስንት ሰዓት ነው ማለት ነው አስራ ሁለት ሰዓት ነው ማለት ነው። እነኚህ ነገሮች አስራ ስድስት ሰዓት ሊጋገር ይችላል። አስራ ስምንት ሰዓት ሊጋገር ይችላል ማለት ነው። ሲጋገር ይሄ ዳቦ ይሄ ሲጋገር ምን አድርጎ ይጋገራል አለው አላውቅም በራሱ ቀጥታ ይኸው እንደየ በሁለት አይነት መልኩ ሊዘጋጅ ይችላል። አንድ በወፍራሙና በስሱ በወፍራሙ ሲጋገር መጀመሪያ ቀጥታ ይነድበታል ቀጥታ መጀመሪያ ይነዳል መጀመሪያ ይመረይ ይባር ውይይት ማለት ከጋመሙ በኋላ ይነዳል ከነደደ በኋላ ዳቡም ምናምን ይቀበር እንትንይላል ማለት ይታሰ ዳቦ ኩፍ ከተደረገ በኋላ ቀጥታ ይነድና እሳቱ ይጠፋል ከጠፋ ወይ ዛሬ ከግጥም እና ይጠፋል ከጠፋ በኋላ ደግሞ አለ ደግሞ ይሄ ይገላበጣል ማለት ነው። ከተገላበጠ በኋላ ይነድበታል አሁን ለተወሰነ ደቂቃ ለአራት ደቂቃ አይቀንም በዛ ቢባል እንደው ካነደድንበት በኋላ እስከ ሃያ ደቂቃ ያህል ድረስ ሊቆይ ይችላል። እንደ አጠቃላይ ወይም ሰላሳ ደቂቃ እንደየ ዳቦ የሚመስጠው ትልቅ ድፎ ዳቦ ከሆነ ሃያ ደቂቃ እስከ ሰላሳ ደቂቃ ትንሽዬ ዳቦ ከሆነ በአምስት ደቂቃ ስስ ዳቦ ከሆነ እንደዛ ይደርሳል ማለት ነው። እና ዳቦ ይሄን ይሄን የመሰሉ ሂደቶች አሉት ማለት ነው።

በምድር ላይ መቀመጥ ተመቻለሁ አማቻለሁ ምክንያቱም ወንበር ወይም በእንጨት የምታየው ነገር መቀመጥ አስቸጋሪ በመሬት ላይ ከሆነ ግን እንደ ምንድነው እንደ ራስህን እንደ ማዝናናት ነው ድብርትና ጭንቀት ካለ እሱን ነገር በመሬት መቀመጥ እዛላይ ስትቀመጥ ዝም ብለህ ተቀመጥክ ማለት ትንበለበላለህ እንደፈለክ ትሆናለህ ማለት ነው እንደፈለክ ትዝናናለህ እንደፈለክ ትጫወታለህ ማለት ነው። ያደግሞ ለአንተ ለራስህ ምንድነው ደስታና ሰላም ይሰጥሃል ማለት ነው በቃ እዛ ጋ ቁጭ ትላለህ ጥላ አካባቢ ምናምን ትሆናለህ በቃ ለረጅም ሰዓት የፈለከውን ነገር ማድረግ መሆን ትችላለህ ማለት ነው። በመሬት ላይ እንደፈለክ ማውራት ሳይሆን የሚጠበቅብህን ነገር ክለብ አድርገን ቁጭ አልክ ማለት ሌላ ቦታ ልጠቀምበት ሊደክምህ ይችላል እዛ ላይ ግን አይደክምህም ለመሬት ቅርብ ይባላል ለመሬት ቅርብ ሆነህ ማለት ያን ያህል ድካሙ ይቀንስልሃል ማለት ነው። ድካሙን ቀነሰልህ ማለት ደግሞ በቃ አንተ ለምታርጋቸው ነገሮች ሁላ ጥሩ ነገር ላይ ነው ያለህ ማለት ነው።